እሳት ለማንደድ ምን ትጠቀማለህ? እሳት ለማንደድ ብዙ ነገሮች ያስፈልጋሉ። አብዛኛውን ጊዜ ምንጠቀመው በቤት ውስጥ ከሰል አለ። እንጨት አለ ፕላስቲክ አለ ወይራ አለ። ሻማ አለ ጋዝ አለ ክብሪት አለ። እነዚ ነገሮች ካሉን እሳትን በቀላሉ ማቀጣጠል እንችላለን ማለት ነው። መጀመሪያ እሳትን ምናቀጣጥልበት ያው ብዙ ጊዜ በተለምዶ ምድጃ ምንለው እቃ አለ። እዛ ውስጥ ከሰል እናደርጋለን ከሰል ካደረግን በኋላ የተወሰነ ከሰል መሃሉን ከፈት ከፈት እናደርገዋለን። ከዛ ዙሪያውን ከሰል አድርገን መሃሉ ለይ ደሞ እኔ ማደርገው እንጨት ነው። ቀጫጭንና ስስ የሆኑ እንጨቶችን ደረቅ ያሉ በደንብ የደረቁ እርጥብ አይሆንም። እርጥብ ካደረግን እርጥብ እንጨት ያው አያቀጣጥልልንም እሳት እና ደረቅ ነው መፈለግ ያለብን። ደረቅ ያለ እንጨት እንጨት ደሞ ከሌለን ደረቅ ያለ ወይራ ሚባል ሚጨስ ነገር አለ የሆነ ሽታው ደስ የሚል ነው። እሱም ለቤት ውስጥ ለዝንብ ለአንዳንድ ነፍሳቶች ማባረሪያ ሚሆን እንጨት ነው እሱም በብዛት ይጨሳል እዚ ኢትዮጵያ ውስጥ ማለት ነው። እሱንም እጠቀማለው በብዛት ግን ማደርገው በብዛት በ እንጨት ነው። እና እንጨቱን በስነ ስርዓት አድርጌ ከስሩ ከፈት አርጌ ንፋስ እንዲያገኝ አድርጌ እደረድረዋለው ማለት ነው። እንጨቱን ከዛ በኋላ እንጨቱን ከደረደርኩኝ በኋላ ትንሽ ቀዳዳ አበጅለታለው በዛ ቀዳዳ ጋር ወረቀት እፈልጋለው ሚነድልኝ ወረቀት አመጣለው ከዛ ክብሪት ይኖረኛል ክብሪቴን ለኩሼ ወረቀቱ ላይ አደርጋለው ወረቀቱን ካደረኩ በኋላ ቀስ ብዬ በስር አስገባዋለው ማለት ነው። እንጨቱን በስነ ስርዓት ስለደረደርኩት ለወረቀት ማስገቢያ ትንሽ ቀዳዳ ከፍቻለው እና በዛች ቀዳዳ ወረቀቷን አስገባታለው ያቺ ምትነደው ወረቀት ከስር ሆና ከላይ እንጨቱን ታገኝልኛለች ማለት ነው። ከላይ ደሞ እንጨቱ ላይ ምን አደርጋለሁኝ? ላስቲክ አደርጋለው ትንሽዬ ላስቲክ ከዛ በኋላ በአንዴና በፍጥነት ይቀጣጠላል ማለት ነው። ይሄ አንደኛው መንገድ ነው እሳት ምናቀጣጥልበት። ሁለተኛው መንገድ ደሞ እሳትን ለማቀጣጠል ምን እናደርጋለን? የቀለጠ ሻማ የሻማ ሰሙ ሰሙ ካለን እሱ ራሱ ረጅም ሰዓት እሳት ይዞ የመቆየት ባህሪ አለው ማለት ነው። ከሰላችንን እንደረድራለን መሃል ላይ እነዚ ያለቁ ሻማዎች አሉ አደለ ተጠቅመንባቸው ቀልጠው ሚቀረው ሰው እሱን እናስቀምጠዋለን መሃል ላይ ከዛ ደረቅ ትንሽዬ እንጨት ካገኘን እንጨቱን እናደርጋለን ልክ ስንለኩሰው ሰሙ ያለማቋረጥ የመንደድ ባህሪ አለው። እናም ያለማቋረጥ ሲነድ ምን ያደርግልናል? እንጨታችንን ያቀጣጥልልናል ዙሪያው ላይ ያለውን ከሰል እሳት ያገኛል ማለት ነው። በዚህ መንገድም እናቀጣጥለዋለን። ሻማም ካጣን እንጨትም ካጣን እንዲሁም ላስቲክም ከሌለን ደሞ ምን እናደርጋለን? ጋዝ ጋዝ ወይም ናፍጣ እቤት ውስጥ ካለን ያንን ከሰላችን ላይ እናፈሰዋለን ማለት ነው። ጋዙም ወይም ናፍጣው እናም ከቻልን ትንሽዬ እንጨትም ቢኖረው ጥሩ ነው እንዲቀጣጠል አለበለዛ ጋዝ ወይም ናፍጣ አርገን ብቻውን ሊነድልን አይችልም። በጣም ንፋሳማ ቦታ ካልሆነ በስተቀር ማለት ነው። ከዛ እንጨቱ ላይ ምን እናረጋለን ያንን ጋዙን ወይም ናፍጣውን ትንሽዬ በጣም ትንሽ በክዳን ጠብ እናደርገዋለን ምክንያቱም ካበዛነው ስናነዶ በጣም ሀይለኛ የሆነ ድምጽ የማውጣት። ቦግ ብሎ ፊታችንን የማቃጠል ሰውነታችንን የመንካት ባህሪ ስላለው ጥንቃቄ በተሞላበት መልኩ በትንሹ ጠብ ካደረግን በኋላ ራቅ ብለን እሳታችንን ክብሪታችንን ለኩሰን በላዩ ላይ እንጥልበታለን ማለት ነው። ከዛም ላስቲክም ካገኘን ላስቲክ ማድረግ ወረቀቶችን ካገኘን ወረቀቶችንም ማድረግ ላዩ ለይ ከዛ በኋላ በደንብ ቦግ ብሎ ይነድልናል። እናም ከነደደ በኋላ አለመነካካት ብዙን ጊዜ ዝም ብለን ምንነካካው ከሆነ ይጠፋል ማለት ነው። እናም ምንድነው? ማድረግ ያለብን ንፋስ የሆነ ቦታ ላይ ማስቀመጥ ንፋሳማ የሆነ ቦታ ላይ ወስደን ከፍ አድርገን ቁጭ እናደርገዋለን ከዛ በንፋሱ አማካኝነት በፍጥነት እሳታችን ይነድልናል ማለት ነው። ወይም ደሞ ይቀጣጠልልናል። እናም እኔ እነዚ እነዚ ዘዴዎችን ተጠቅሜ ነው እሳትን ማቀጣጥለው አንዳንዴ ወይራም ልክ እንደ እንጨት በፍጥነት ያነድልኛል

የእቃ ቁጥጥር ታደርጋለህ? አዎ የእቃ ቁጥጥር አደርጋለሁ የምሰራበትም አካባቢ በሌላም በቤቴም ቢሆን በጣም የእቃ ቁጥጥር አደርጋለሁ ምክንያቱም እቃ ከገዛው በኋላ አንድ እቃ ረጅም ጊዜ እንዲቆይልኝ ነው የምፈልገው እና በቀላሉ ያእቃ እንዳይበላሽ እንዳይሰበር እንዳይጠፋ በሚል የእቃ ቁጥጥር አደርጋለሁ ማለት ነው። ትክክለኛ የሆነ የእቃ አያያዝን እመርጣለሁ አንድን እቃ ስገዛ ከአያያዝ ጀምሮ እመርጣለሁ ማለት ነው። ለምሳሌ እንዴት ነው መያዝ ያለብኝ የዚህ ነገር እቃ ክብደቱ ምን ያህል ነው? እንዴትስ አድርጌ ነው በንጽህና ሊይዘው የምችለው? እንዴት አድርጌ ብትጠቀመው ነው ረጅም አመት ያንን እቃ ማቆየት የምችለው? ከጉዳትስ እንዴት ነው የምጠብቀው የሚለውን ነገር አጠናለሁ ማለት ነው። ከዛም ያን ነገር የገዛሁትን እቃ በደንብ አድርጌ እይዛለሁ እንዲጠፋብኝም አልፈልግም እቃዎቼን በጣም እቆጣጠራለሁ እቤትም ቢሆን እዚህ ስራ ቦታም ቢሆን በጣም እቃ እቆጣጠራለሁ። ምክንያቱም አንድን እቃ ካለና ከተሰጠን መጀመሪያ በእኛ ስር ከሆነ ተመልሶ ያ ነገር እኛኑ ስለሆነ የምንጠየቀው ወይም ደግሞ ሀላፊነት ያለብን እኛው ስለሆነ ያንን በግዴታ መቆጣጠር አለብን ማለት ነው። እና እቃ መቆጣጠር እጅግ በጣም ጥሩ ነው። የተለያየ የሆነ ጥቅም አለው ስለ አንድ እቃ ማወቅ ብዙ ነገር እንድናውቅ ያስችለናል ማለት ነው። ከእነዚህም ውስጥ ምንድነው አንድን እቃ በእቅድ ማስቀመጥ ያስቀመጥንበትን ቦታ ማስታወስ? ይሄ እቃ ደግሞ እንዳይሰበር እንዳይጎዳ እዚህ ቦታ ባደርገው ረጅም ጊዜ ይቀመጣል እዚህ ቦታ ብቆልፍበት እቃው አይጎዳም እናም ይቆይልኛል የሚሉትን ነገሮች በማጤን እቃው እንዲቀመጥ አደርገዋለሁ ማለት ነው። እናም እቃን እቆጣጠራለሁ። የተለያየ አይነት የእቃ አያያዝ ዘዴዎች አሉ እነሱም ብዙ አይነት እቃዎች አሉ የመጓጓዣ እቃዎች አሉ የቢሮ እቃዎች አሉ የቤት ውስጥ እቃዎች አሉ። የተለያዩ እንደዚህ መጋዘን ውስጥ የሚቀመጡ እቃዎች አሉ እናም እቃዎችን በየቦታቸው ደግሞ ማስቀመጥ እጅግ ያስደስተኛል ምክንያቱም እቃ የምንቆጣጠረው ወይም ደግሞ ያ እቃ እኛ ጋር እንዳለ የምናውቀው እንዴት ነው? እቃውን መጀመሪያ የምናስቀምጥበትን ቦታ ስናዘጋጅለት ነው። እንጂ እቃው ትርምስምስ ካለ ለምሳሌ ቢሮ ውስጥ ሊሆን ይችላል። እቃው ሁሉም ተተረማምሶ የአንዱ ቦታ ሌላው ቦታ የሌላው ቦታ ሌላ ጋር እዚህ ጋርም የሚዘበራረቅ ከሆነ ያን እቃ ለመቆጣጠር ወይም ደግሞ ለማወቅ አይመቸንም ነገር ግን ሁሉንም እቃዎች አዲስም ቢሆኑ በየቦታቸው በማድረግ እቃን ልንቆጣጠር እንችላለን ማለት ነው። ይሄም እንዴት ነው ለምሳሌ? የ ቦክስ ፋይል ከሆነ አንዴ እዛ ቦታ ላይ ያሉትን ዶክመንቶች በዛ መሰረት በየስማቸው መደርደር ማስቀመጥ ወረቀቶቹን መጽሐፍቶች ከሆኑ መጽሐፍቶችን በመጽሐፍት ቦታ መደርደር ትንንሽ ወረቀቶች የሚያዙበትን ቦታ ከሆነ እነሱንም አንድ ላይ ሰብስቦ በዛው ቦታ የተለያዩ የመጽሐፍያ መሳሪያዎች ከሆኑ እነሱንም ሰብስበን በአንድ ቦታ ሁሉንም በየቦታቸው ማለት ነው። የምንሰጣቸው ከሆነ እቃ በቀላሉ አይጠፋብንም እንቆጣጠራለን። እንደየምንሰራበት አካባቢ ይለያያል። ለምሳሌ ሁል ጊዜ እቃ የሚወጣበት ቦታ ከሆነ የምንሰራው አንዳንድ ለምሳሌ የግንባታ ቦታዎች ላይ የሚወጡ የሚመዘገቡ እቃዎች አሉ እናም ለዚህም ይሁን ረጅም ወይም ትልቅ የምንመዘገብበት ፋይሎቻችንን የምናስቀምጥበት መዝገብ ፈልገን እዛ ላይ አውጥተን በፕሮግራም ማን ምን ወሰደ የሚለውን ከነሰዎቹ ከነስማቸው መዝግበን ማስቀመጥ ማለት ነው። ከዛ በኋላ ያ እቃ የት ነው ሲባል? ያወጣ የጻፍንበትን መዝገብ አውጥተን ይህ እቃ እዚህ ቦታ ሄዷል ይሄኛው እሷ ጋር ሄዷል ይሄኛው እሱ ጋር ሄዷል ብለን መናገር እንችላለን። መጀመሪያ ግን በየፈርጃቸው እቃዎችን ማስቀመጥ መቻል ይኖርብናል ለምን ትንሽዬ መርፌ አትሆንም? ሁሉንም እቃ በየፈርጁ መግባት ባለበት ቦታ ካስገባን እቃን በቀላሉ መቆጣጠር እንችላለን ማለት ነው። እናም ተዘበራርቆ አይጠፋብንም እቤት ውስጥም ቢሆን ሁሉንም ነገሮቻችንን መለየት ማለት ነው። የሳህን ቦታ ላይ ሳህን ማድረግ የድስት ቦታ ላይ ድስት ማድረግ

ምን አይነት ሙዚቃ ትወዳለህ? እኔ የምወደው ሙዚቃ በመጀመሪያ ደረጃ የሀገረኛ ሙዚቃ ነው። ባህላዊ ሀገር ውስጥ ያሉ የሚዘፈኑ ሙዚቃዎች አሉ። እንደ አማርኛ ጉራግኛ ወላይትኛ አፋርኛ ሱማለኛ እነዚህን ደስ ይሉኛል። ከዛም ደግሞ ቀጥዬ የውጪ ሙዚቃዎችን እንግሊዘኛንም አዳምጣለሁ እወዳለሁ። ወደ ሀገረኛው ሙዚቃ ስንመጣ ሀገረኛው ሙዚቃ እጅግ በጣም ደሳስ የሚሉ ሙዚቃዎች አሉ። በውስጡ ለምሳሌ ታዋቂ ዘፋኞች አሉ እኛ ሀገር እንደ ቴዲ አፍሮ እነ ኩኩ ሰብስቤ አስቴር አወቀ እነ ፀሀዬ ዮሐንስ እነ ነዋይ ደበበ እነዚህ እነዚህ ዘፈኖቻቸውን ከሀገር ውስጥ በጣም ደስ የሚሉኝና የምወዳቸው ዘፈኖች ናቸው። እናም እጅግ በጣም ዘፈናቸው ደስ የሚልና አስደሳች ነው። በጣም ደስ ይሉኛል አስቴራ አወቀ በጣም እወዳታለሁ። ከሴቶች ብዙውን ዘፈኗ ስለ ፍቅር ነው በቃ ፍቅር ውስጥ ያለ ሰው ሲባል አስቴርን ነው የሚያዳምጠው ሁሉም ሰው። በጣም የፍቅር ዘፈኖቿ ፍቅርን የሚያባብስ ፍቅርን የሚጨምር አይምሮን ዘና የሚያደርግ ይባሱኑ ፍቅር ውስጥ የሚከት ነውና። አስቴር አወቀን ከኢትዮጵያ ዘፋኝ በጣም እወዳታለሁ። ከዛ ደግሞ ቴዲ አፍሮ በጣም ደስ ይለኛል እሱን ዘፈኖቹ ስለ ሀገርም አለው የተለያየ ፍቅር ዘፈኖችንም ዘፍኗል ደስ ይለኛል። ከእንደገና ንዋይ ደበበ በጣም የሚገርም ግጥም እና ዜማ አሉት ዘፈኖቹ በጣም ደስ ይላል ውስጡ ማለት ነው። ያለው የግጥሙ አገላለጹ ከእሱ ዘፈን ውስጥ እንደውም በጣም የሚማርከኝ ግጥሞቹ ነው የግጥሙ አደራደር ነዋይ ደበበ እጅግ በጣም ያስገርመኛል። ሌላኛው ደግሞ ዘፋኝ ፀሀዬ ዮሐንስ ደሳስ የሚል የፍቅር ሙዚቃዎች አሉት። ከሙዚቃ ያው ስልቶች ውስጥ ብዙ አይነት ሙዚቃ አለ። ሬጌ አለ። እነዚህ አፍሮቢት አለ። ዝም ብሎ ስሎ ሙዚኮች አሉ። ከእነዚህ እነዚህ ውስጥ አሁን በጣም ደስ የሚለኝ ሌላኛው ደግሞ የሬጌ ሙዚቃ ነው ማለት ነው። ሬጌ ሙዚቃ እጅግ በጣም ደስ የሚል ነገር አለው። ይሄ ከእነዚህም ውስጥ ምንድነው ደስ የሚለው? በጣም የሚወደድ ነው በአፍሪካኖች ዘንድ ምቱ ደስ ይላል። በዛ ላይ እነዚህ የድሮ ራስ ተፈሪያን የሚባሉት በእነሱ ነው የሚዜመው። ታሪካዊ አመጣጥም አለው። ምቱም ደስ ይላል። እና ከሬጌ ዘፋኞች ውስጥ ደግሞ በጣም የሚመቸኝ እና የምወደው ቦምባርሌ ነው የቦምባርሌ ሙዚቃዎች በጣም ደስ ይሉኛል። ስለ ብዙ ነገር አቀንቅኗል ጀማይካዊ ነው ቦምባርሌ እናም ደስ የሚል ጥሩ የሆነ ግንኙነትም አለው ከአፍሪካኖች ጋር። ስለ ቀኝ ግዛት ዘፍነዋል ስለ አፍሪካ ነጻነት ስለተለያዩ ባህሎቿ ስለሴቶች ብዙ ብዙ ዘፍኗል እና ቦምባርሌ በጣም ደስ ይለኛል ዘፈኖቹ። ከእንደገናም ደግሞ ሌሎች የሬጌ ዘፋኞች እነ ጂሚ ክሊፍ ለኪዶፕ እነዚህ እነዚህ በጣም ደስ ይሉኛል ማለት ነው። ሌላ ደግሞ ከሀገር ውስጥ ውጪ እነዚህ የአፍሪካ ዘፋኞች በጣም ደስ ይሉኛል ማለት ነው። ከሬጌ ዘፈኖች ውጪ ሌሎቹ በጣም ደሳስ የሚሉ አፍሪካ ዘፋኞች አሉ። እነሱም ስለ አፍሪካ የሚያቀነቅኑ ምታቸው በዛ ላይ ዳንሳቸው በጣም የሚያስደንስ አሉ። ደሳስ የሚሉ በብዛት እኔ የምወደው የሬጌን ሙዚቃ ነው ከእነሱም ውስጥ እነ አልፋ ብሎንዲ እሱም በጣም ደስ ይለኛል። አብዛኛው ግጥማቸው ደግሞ እጅግ ያስደስታል። የሚያወራው ሁል ጊዜ ስለ ፀብን ስለማስቀረት ሙስናን መቃወም ሰላምን ፍትህን መስበክ። መንፈሳዊነትን አንድ መሆንን ስለ ነጻነት ስለ ኩራት ስለሆነ ሬጌ ምት ሙዚቃ በጣም ደስ ይለኛል ከውጪዎቹ ማለት ነው። እናም ያው ሬጌ ጀማይካ ውስጥ ነው እንዳደገና እንደተወለደ የሚነገረው ምቱም ራሱ ከዛን የመጣነው ይባላል ማለት ነው። እና በብዛት የሬጌ ሙዚቃ አዳማጭ ነኝ። ደስ ይለኛል ሬጌ ሙዚቃዎች ማለት ነው። በዛ ላይ ደግሞ የሬጌ አይነቶች ብዙ አይነት አሉ። ከእነሱም ውስጥ እንደ ኑባይ ጊንግ የሚባል ዋን ድሮፕ እና ሮከር የሚባሉ የሬጌ ሙዚቃ አይነቶች አሉ ማለት ነው። ከሙዚቃዎች ውስጥ እና በጣም መሳጭ ነው።

ስልጠና ትወስዳለህ አዎ ስልጠና እወስዳለሁ። በስራ ቦታ የሚመጡ አንዳንዴ የተለያዩ ለተቀጣሪዎችም የሆኑ ስልጠናዎች አሉ። እና እነዚህን ስልጠናዎች በብዛት እወስዳለሁ በመጡ ቁጥር እድሉ እንዲያልፈኝ አልፈልግም። ምክንያቱም ስልጠና ወሰድን ማለት አብዛኛውን ጊዜ የራሳችን የሆነ ችሎታዎችን እንድናሻሽል በቂ የሆነ አቅም እንዲኖረን ከፍተኛ የሆነ የስራ ስሜትና ተነሳሽነትን ይጨምርልናል። ስልጠና መውሰድ ስለዚህም ስልጠናን እወስዳለሁኝ ይህም ደግሞ ሌላም ምንን ይቀንስልናል በስራ ቦታ የሚመጡ አንዳንድ ችግሮችን እና ጥፋቶችን ይቀንስልናል ማለት ነው። ስልጠና በወሰድን ቁጥር እናም ስልጠና መውሰድ እጅግ በጣም ያስደስተኛል። አሁን ሁል ጊዜ የሚመጡ እነዚህ የስራ ስልጠናዎች ምን ያደርጋሉ? እኛን ብቁ እንድንሆን እዛ ቦታ ላይ ያለንን አቅማችንን ይጨምሩልናል ማለት ነው በዛ ላይ ደግሞ ለዛ ስራ ብቁ መሆናችን እንዲሰማን ያደርገናል ማለት ነው። ስልጠና መውሰድ በዋናነት ደግሞ ሌላ የሚጨምርልን ነገር የራሳችንን ችሎታና ምርታማነትን ውጤታማነትን ይጨምርልናል። ለምሳሌ አንድ ተቀጣሪ የሆነ ሰው ስለ ህክምና እቃዎች ከሆነ የሚሰለጥነው ሁሌ አዳዲስ ከዘመኑ ጋር የሚሄዱ ቴክኖሎጂውን የሚከተሉ እቃዎች ይኖራሉ። እናም እነዚህ እቃዎች በመጡ ቁጥር እና ስልጠና በወሰደ ቁጥር ምንድነው? ስለ እቃው ያለው ያለውን ንቃተ ህሊናውን እያሰፋ ይሄዳል ማለት ነው። ስለ እቃው ያለው እውቀት በከፍተኛ ሁኔታ እየጨመረና እያደገ ይሄዳል። እናም ይሄ ጥሩ የሆነ ራሳችንን ለማሳደግ እና ለማነሳሳት እድል ነው ማለት ነው። ሌላኛው ደግሞ በቃ ውስጣችን ደስታ እንዲሰማን ያደርገናል ስልጠና መውሰዳችን በየጊዜው ምንድነው? የምንሰለጥነው ነገር ላይ ብር በወጣን ቁጥር ወይም ደግሞ በዛ በመስሪያ ቤቱ የመጣውን ስልጠና በወሰድን ቁጥር ምንድነው? ጥሩ የሆነ ስሜት ስለ ስራው እየተሰማን ይሄዳል። ራሳችን እውቀታችን ይጨምራል። አስተሳሰባችን ይሰፋል። አንዳንድ ደግሞ ጥቃቅን የሚባሉ ስህተተዎችን የምንሳሳታቸውን ከስራው ጋር የሚሄዱ የተለያዩ የሆኑ ችግሮችን ይቀርፍልናል ያስተካክልልናል ማለት ነው። እናም ደግሞ ቀጣይነት እንዲኖረን ያደርገናል በዛ ቦታ ችሎታችንን የተጠበቀ ያደርገናል። ይሄ ስልጠና በቃ የሚሰለጥኑትን ሰዎች ጠንካራ እንዲሆኑ ጠንክር ያለ የስራ የአሰራር ሂደትን እንዲከተሉ ራሳቸውን ብቁ እንዲያደርጉ ይረዳል። እናም ደግሞ ምን ይጨምርልናል? መላመድን ከአንዳንድ ሰዎች ጋር እንድንለምድ ያደርገናል። ከአንዳንድ ከትልልቅ ሰዎች ጋር ያገናኘናል። ብዙ የሆኑ መግባባቶችን ይፈጥርልናል የአእምሮ አድማሳችንን ያሰፋልናል። በዛ ላይ ደግሞ ለምሳሌ ቅድም እንዳልኩት በህክምና እቃ ላይ ከሆነ የምንሰለጥነው በዛ በኩል የሚመጡ አዳዲስ ይሁኑ እቅዶችን ስለስራው የተፈጠሩ አዳዲስ ቴክኖሎጂዎችን ገበያው ላይ ስላለው ጥናት ያንን ነገር ደግሞ አስጠብቆ የመቆየት ችሎታን እድገትን ከሌሎች ድርጅቶች ጋር ያለንን ውድድርም አስጠብቀን እንድንቆይና ራሳችንን እንድናሳድግ ይረዳናል። ማለት ነው። ሌላም ደግሞ ምንድነው? የስልጠና ጥቅሙ ራሳችንን ከተቀጣሪነት ወደ ከፍተኛ ሀላፊነት እንድናደራጅ እንድናሳድግ ይረዳናል። ስለ ነገሮች ባወቀን ቁጥር የተፈጠሩትን አዳዲስ የመጡትን ነገሮች ባወቀን ቁጥር ምንድነው? የስራ እድላችን እየጨመረ ይሄዳል እድገታችንም እንደዛው እየጨመረ ይመጣል ማለት ነው። ይህም ምን ማለት ነው? እዛ አካባቢ ስራው ቦታ ላይ ያለውን የቁጥጥሩን ሂደት እያሰፋን እያገዝን በሄድን ቁጥር እኛም ለተለያየ ከፍታና ሹመት ሰዎች እኛን ይጋብዙናል ማለት ነው ያሳድጉናል ማለት ነው። ስለዚህ ስልጠና ይሄ ሁሉ ጥቅሞች አሉት። ሌላኛው ደግሞ ያው አንዳንድ የሚጠፉ ነገሮችን ይቀንስልናል ስልጠና በሰለጠነን ቁጥር የምናጠፋቸው አንዳንድ ነገሮች አሉ። የአጠቃቀም ችግር ማናውቃቸው ይኖራሉ። አንዳንድ ደግሞ እቃዎችን ስናስወግድ ስንቀንስ ያለ እውቀት አለና እነዚህ እነዚህ ነገሮችን እንድናውቅ ያደርገናል። ጥሩ የሆነ እንዴት መጠቀም እንዳለብን እቃዎችን በጥሩ ሁኔታ እንዴት መያዝ እንዳለብን

ቤትህን ምን ያህል ጊዜ ታጸዳለህ? ቤቴን በሳምንት ውስጥ አራት ጊዜ አጸዳለሁ። ይህም የሆነበት ምክንያት ቤት ማጽዳት በጣም እወዳለሁ ደስ ከሚሉኝ ስራዎች ውስጥ አንዱ ቤት ማጽዳት ነው። እና ቤቴን ባጸዳው ቁጥር ምንድነው? ሚሰማኝ ስሜት ጤናማነት ይሰማኛል የአእምሮ ሰላም ይኖረኛል። እንደገና ደግሞ የተለያዩ እቤት ውስጥ ደስ እሚል መንፈስ እንዲኖረኝ ያደርገኛል። የተለያዩ እነዚህ አላርጂዎችን የተለያዩ ባክቴሪያዎችን እነዚህ ትናንሽ ነፍሳትን ለመቀነስ ማለት ነው ይረዳኛል። እና ንጹህ የሆነ ነገር ባየው ቁጥር አይምሮዬ እረፍትን ያገኛል እናም ደግሞ የጭንቀት ስሜትን ስለሚቀንስልኝ ቤቴን ማጽዳት እጅግ በጣም እወዳለሁ። በሳምንት ሶስት ቀን ወይ አራት ቀን አጸዳለሁ። እውነት ለመናገር አንዴ ግን ካጸዳሁት ቤቴን ቶሎ አይቆሽሽምና ብቻዬን ስለሆንኩኝ አብዛኛው ጊዜ የመቆሸሽ እድሉ ዝቅተኛ ነው። እንደዛም ቢሆንም ግን የበላሁበትን ማነሳሳት እቃዎችን ማጣጠብ ቤቴን መጥረግ ማጽዳት እጅግ በጣም ደስ ከሚለኝ ተግባራት ውስጥ አንዱ ነው ማለት ነው። ይህም ምን ያደርግልኛል እንድረጋጋ ያደርገኛል። የአይምሮ መንፈስ የተረጋጋ እንዲሆን ያደርጋል እንዲሁም ሰላምን ይሰማኛል። ንጹህ የሆነ ቦታ ባየው ቁጥር አይምሮዬ ደስ ይለዋል እናም ንጹህ የሆነ አየር ወደ ቤቴ ውስጥ እንዲገባ እፈልጋለሁ። በማጸዳበት ጊዜ መጋረጃዎችን ክፍትፍት አድርጌ የሆነ ንጹህ አየር ሁሌም ቤቴ ውስጥ እንዲገባ አደርጋለሁ። በብዛት እንደውም የሳምንቱ መጨረሻ አካባቢ ወይ ቅዳሜ ወይ እሁድ ነው። በደንብ ቤት ማጽዳት ደስ እሚለኝ ምክንያቱም ከሰኞ እስከ አርብ በደንብ ወደ ውስጥ ገብቼ ስለማላጸዳው ከላይ ከላይ ስለሆነ ስራም ስለሚበዛብኝ ቤቴን ማጽዳት በደንብ እሚያስደስተኝ በቅዳሜ ወይ እሁድ ነው። ድሮም ከልጅነቴ ጀምሮ እናቴ ስታሳድገኝ እኛ ቤት ሁሌም ጠቅለል አርጋችሁ አጽዱ እንባል ነበር። ቅዳሜ ትምህርት ስለሌለ ቅዳሜ ቅዳሜ በደንብ አርጋችሁ እስቲ ውስጡን አጽዱ እንባላለን እናም ያ ልማድ አሁንም ከእኔ ጋር አለ። በዛ ምክንያት ቅዳሜ ወይ እሁድ በደንብ አድርጌ እስከ ውስጥ ገብቼ ቤቴን አጸዳለሁ ማለት ነው። እናም ቤት ማጽዳት ያው እንደሚታወቀው ብዙ ጥቅሞች አሉት ከእነዚህም ጥቅሞች መሃል አንዱ ምንድነው? የራሳችንን ውጫዊ ጤንነታችንን ምን ይልልናል ያሳድግልናል። ማለት ሁል ጊዜም ባጸዳን ቁጥር አቧራ ባነሳን ቁጥር እነዚህ ቤት ውስጥ ያሉ ነፍሳቶችን እንደ ዝምብ እንደ ቢምቢ ያሉትን በገደልን ቁጥር ባክቴሪያ ይጠፋል። እንደዚህ አላርጂክ ነገሮች ይቀንሳሉ። እንደ አስም ምናምን እነዚህ የተጨናነቀ አየር የሚፈጥራቸው በሽታዎች እንደዚህ መታመም ይሄ የጉንፋን ስሜት እነዚህ እነዚህን እንቀንሳቸዋለን። ማለት ነው ቤታችንን ባጸዳንና ጥሩ አየር ባስገባን ቁጥር ማለት ነው እንደገና ነፍሳቶችም ምን ይላሉ ይጠፋሉ ከአጠገባችን ማለት ነው። ከእንደገናም ደግሞ ሰውነታችን ጥሩ እንዲሰማን ያደርጋል። የአይምሮ ጤናችንም የተስተካከለ እንዲሆን ያደርጋል ንጹህ የሆነ ቤት ምንን ይቀንሳል ጭንቀትን ይቀንስልናል። ምንም በቃ ምንጨነቅበት ነገር አይኖርም ምክንያቱም ምናየው ነገር እና በዙሪያችን ያለው ንጹህ ከሆነ አይምሮአችን ይረጋጋል። የሆነ ምቾት ይሰማናል። ከእንደገና ደግሞ ሌሎችንም የመጋበዝ እድሉን ይፈጥርልናል ማለት ነው። ስለዚህ ሁሌም ቤታችንን ባጸዳን ቁጥር ሌሎች ሰዎችን ራሱ ብንጠራ አናፍርም። ጓደኞቻችንን ቤተሰቦቻችንን ብንጠራ ብንጋብዝ ወደ ቤታችን ምንድነው? ደስ ሚል ስሜትን ነው ሚፈጥርልን እንጂ አናፍርም ማለት ነው። በቤታችን ከእንደገናም ደግሞ ምን ያደርግልናል? በቃ የሆነ ደህንነታችን የተጠበቀ ይሆንልናል። ቤታችንም ባጸዳን ቁጥር የሆነ ንጹህ የሆነና የተስተካከለ ቤት ስናይ ሁል ጊዜም ምንድነው ቶሎ ሄደን ወደ እንቅልፍ እንደዚህ በቃ ተስፋ ወደ መቁረጥ ምናምን አንደረግም። በራሱ ሀይላችን የታደሰ ይሆናል ማለት ነው። እቃዎቻችንም የሆነ በቃ ጥሩ ሆነው ይታዩናል ሁሌም በወለወልናቸው አሁን አንዳንድ ፈርኒቸሮቻችንን ባጸዳናቸው ቁጥር ጥሩ መስለው ይታዩናል። የመቆየት አቅማቸውም ይጨምራል ሁሌም በተንከባከበናቸው ቁጥር እና በአግባቡ በያዝናቸው ቁጥር ማለት ነው። እንደገናም ጥሩ የሆነ የእንቅልፍ ችሎታን ይጨምርልናል ማለት ነው። እና ጤናማ የሆነ እድገት ይኖረዋል ለአይምሮአችን ለምሳሌ እንቅልፍም አንቸገርም ማለት ነው። ንጹህ የሆነ ቤት ውስጥ ምንኖር ከሆነ ምንድነው? አልጋችንም ንጹህ ከሆነ በቃ ለማረፍ እጅግ ያስደስተናል ቤታችን ማለት ነው እና እንቅልፋችን ጤና

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? አዎ በአንድ ጊዜ ብዙ ስራዎችን እሰራለሁ እናም በአንድ ከአንድ በላይ ብዙ ስራዎችን መስራት በጣም ደስ ከሚሉኝ ነገሮች አንዱ ነው። ምክንያቱም ከአንድ በላይ ስራዎችን ስንሰራ ብዙ ጥቅሞችን እናገኛለን ከእነዚህም ጥቅሞች ውስጥ ለምሳሌ በብር ደረጃ በገንዘብ ደረጃ አንቸገርም። የተለያየ የሆነ ገቢዎችን እናገኛለን የተለያዩ አዳዲስ ሰዎችን እንተዋወቃለን በዛ ላይ ደግሞ ጥሩ የሆነ የስራ ችሎታ ይኖረናል ችሎታችንን ያዳብርልናል ማለት ነው። እናም በአንድ ጊዜ ብዙ ስራዎችን መስራት ብዙ ጥቅም አለው። ምንድነው የእድገታችንን ችሎታችንን የማደግ ፍጥነቱን ይጨምርልናል። የተለያዩ ቦታዎች ላይ ተፈላጊ እንድንሆን ያደርገናል ማለት ነው። እንዲሁም ሰፋፊ የሆነ የስራ እድሎችን ያስገኝልናል። ሌላው እንትን ውስጥ እንድንገባ የስራ እድል ውስጥ እንድንገባ ይረዳናል። እህ በዛ ላይ ደግሞ ብዙ የሆኑ ስራዎችን በአንድ ጊዜ መስራት ምን ያደርጋል የራሱ የሆነ የሚሰጠን ደስታ አለ። ደስታ ይሰጠናል አሁን አንዳንድ ሰዎች ሳይሰሩ መቀመጥ የሚችሉ አሉ እኔ አሁን ከዛ ውስጥ አንዷ ነኝ። እና በሰራው ቁጥር ምንድነው አይምሮዬ በጣም ይታደሳል ውስጣዊ ገዝታንና እርካታን አገኛለሁ። በራሴ ሰርቼ የምኖርና የምቆይ አይነት ሴት መሆኔ ሲሰማኝ እጅግ በጣም ደስ ይለኛል። በዛ ላይ ደግሞ በገንዘብ ደረጃ አልቸገርም ማለት ነው። ገንዘብ ለማግኘት የተለያዩ ስራዎችን የምሰራ ከሆነ አይምሮዬ አልጨነቅም አይጨነቅም። ይህንን ከየት አምጥቼ እከፍላለሁ ለተለያዩ የምከፍላቸው ለቤት ኪራይ ለመጓጓዣነት የተለያዩ ወጪዎች ለምግብነት የሚውሉኝን ነገሮች ሁሉ በአንዴና ሳልጨነቅ ቶሎ እንድከፍል ያግዘኛል ወይም ይረዳኛል ማለት ነው። ስለዚህ ገቢዬን ያሳድግልኛል ከሌሎች ላይ ጥገኛ አልሆንም ማለት ነው ራሴን ችዬ የምኖር ሴት ያደርገኛል ማለት ነው። እናም ደግሞ አንድ ቦታ እንኳን እየሰራሁ ሌላም ቦታ ደግሜ እየሰራሁ ከሆነ እና እዛ ቦታ ላይ ችግር እንኳን ቢገጥመኝ ይሄኛውን ትቼ ስራውን ትቼ ሌላ ቦታ ለመሄድ አልጨነቅም ማለት ነው። ምክንያቱም ከአንድ ነገር በላይ የምሰራ ከሆነ ያ የስራ ነጻነትን ይሰጠኛል ማለት ነው። በዛ ላይ ደግሞ ፈጣን የሆነ ችሎታ የማሳደግ አቅም ይኖረኛል። የተለያዩ ቦታዎች ለመስራት ምንድነው ከብዙ ሰዎች ጋር መገናኘት ይኖራል። ብዙ የሆኑ አዳዲስ ቴክኖሎጂዎችን የማወቅ የስራ ባህልን ለማዳበር ይረዳል። እንዲሁም ደግሞ በቃ ይሄ ችሎታችን በፍጥነት እንዲያድግ ይረዳናል ማለት ነው። በዛ ላይ ደግሞ ሌላ ጥቅሙ ምንድነው? የተለያየ እድሎችን ይከፍትልናል። ከብዙ ሰዎች ጋር ራሳችንን እንድናስተዋውቅ ያደርገናል። የራሳችን ፕሮፌሽን እንድንሰራ ያደርገናል እዛ ላይ በራሳችን ላይ እየጨመርን እያሰፋን እንሄዳለን ማለት ነው። ብዙ ሰዎችን እናውቃለን። ስራችንም ችሎታችንም ያድጋል ማለት ነው። እና የተሻለ የሆነ የስራ እድል ይኖረናል። በዛ ላይ ደግሞ ውስጣችን የሚሰማን ስሜት አለ አሁን እኔ የተለያየ ስራ በምሰራበት ጊዜ ውስጤ በጣም ደስተኛ ነው ሁል ጊዜ ማለት ነው። በስራዎቼ ጠንካራና ደስተኛ ነኝ። ምንም አይደብረኝም ይሄ የመደበር ስሜት ምናምን ከአእምሮዬ ይጠፋልኛል። ከፍተኛ የሆነ የመነቃቃትና እቅዴን የማሳካት ሩጫ ይኖረኛል ማለት ነው። በዛ ላይ ደግሞ ዘና ብዬና ራሴን ገትቼና ተቆጣጥሬ የመኖር ችሎታን ያዳብርልኛል። ምክንያቱም ሁለት ቦታ ከሆነ የምሰራው አንዱን ስራ እንዴት መስራት እንዳለብኝ ሰአቴን እንዴት መጠቀም እንዳለብኝ እዚህ ጨርሼ ወደዛኛው ስራስ እንዴት ነው መሄድ ያለብኝ የሚለውን ይሄ ራስን የመቆጣጠር ሀይልና እና ችሎታን ይጨምርልናል ማለት ነው። ሁለት እና ከዛ በላይ የሆኑ ስራዎችን መስራት በዛ ላይ ብዙ የተለያዩ ጥቅሞች አሉት ማለት ነው። ከአንዳንድ ከሆኑ ነገሮች መጥፎ ከሆኑ ነገሮች መጥፎ ከሆነ ቦታ ከመገኘት ራሳችንን እንቆጥባለን ማለት ነው። አይምሮአችንን ስራ ላይ በዋልነው ቁጥር ምንድነው? ወደ እድገትና አንድን ነገር ወደ ማሳደግ ነው እንጂ የምንሄደው። የተለያዩ አልባሌ ቦታዎች እየዋልን ይሄን ልስራ ያን ላድርግ እያልን አይምሮአችንን ዝም ብለን ነፃ አድርገን ከማስቀመጥ ይልቅ ሰርተን የራሳችንን የሆነ አቅማችንንም ማሳደግ በዛ ላይ ደግሞ ባደገንም ቁጥር ችሎታችንን አዳብረን ለሌሎችም መድረስ ይሆናል ማለት ነው።